እሳት ለማንደድ ምን ትጠቀማለህ ይላል ጥያቄው? እሳት ለማንደድ ብዙ ነገሮችን እንጠቀማለን ለምሳሌ። ለመጥቀስ ያክል ነዳጅ ክብሪት እና ትንንሽ እንጨቶች ወይም ላስቲክ ካለ ላስቲኩን አብዛኛው እኛ ሀገር የምንጠቀመው እሳት ለማንደድ ለምሳሌ ላስቲክን ነው። ላስቲክን ማለት የተለያዩ ላስቲክ ጥቅም ጥቅም ላይ ያወሉት ላስቲኮችን እንደገና በመጠቀም እሳት ለማንደድ እንጠቀምበታለን። ለምሳሌ ነዳጅን ብንወስድ። ነዳጅን የምንጠቀመው የተለያዩ ነዳጆችን። እንጨት ጋር በማያያዝ ክብሪት በመጫር ከዛ እሳት ለማንደድን እንጠቀምባቸዋለን